ዛሬ የአየር ሁኔታ እንዴት ነው? ዛሬ የአየር ሁኔታ ሙቀታማ ነው። መሃል ላይ ብዙ ጊዜ መቆየት የተለመደ ነው። ዛሬ የአየር ሁኔታዎችን በሰፊ ማጥናት አለብን የጧትን ማሰብና የከሰዓትን የአየር ሁኔታዎችንም ቀስ ብሎ ማየት ያስፈልጋል የዛሬ ያየር ሁኔታ በጧት እጅግ ቀዝቃዛ ነበር መሃል ላይ የተለመደውን የአየር ለውጦችን አሳይቷል። የዛሬውን የአየር ሁኔታ በተገቢ አጥንቻለሁ መስታወሻዎችንና የማገዣ መሳሪያዎችን በስልክ የክላውድ የአየር ሁኔታ ወይንም ጎግል ወይዘር ተጠቅሜያለሁኝ። ማታ በሜትሮሎጂ የተተነበየውን የአየር ሁኔታ አጥንቻለሁኝ። የአየር መጠን የተለመደ ለውጥ አሳይቷል ይህ የአየር ሁኔታ የተመዘገበ መረጃ የለንም። ነገር ግን የዛሬውን የአየር ሁኔታ በማታ መዝግበናል። የቀኑ የሙቃትና የፀሀይ መጠን ብብዛት ነበረው ከሰአት በኋላ የነበረው የአየር ሁኔታ የተለመደውን የአየር ለውጦችን አሳይቶናል። ይህ ደግሞ የተመሰረተበት የአየር መለኪያ መሳሪያዎችንም በመታገዝ ነው። ሰውነት የሚሰማውን የሙቀት መጠኖችን ለይቶ ማወቅ ያስፈልጋል የአየር መጠንን ለመመዝገብ በቂ ዝግጅት አድርገናል ከዛ ውጪ የአየር ሁኔታ የተለመደ የአየር ልዩነት አሳይቷል። አንዳንድ የዝቅተኛና የመጠነኛ የአየር ሁኔታዎች ይታያሉ። የአየር ሁኔታዎችን መዝግበን ይዘናል የእየር ሁኔታዎች የተለመደውን የእየር ለውጦችን አሳይቷል። የዛሬ የአየር ሁኔታ በጧት ቅዝቃዜ አለው። ብዙ ሰዎች ቅዝቃዜ መከላከያ ልብሶችንም ለብሶ ይመላለሳሉ አንዳንድ ሰዎች መሃል ላይ ሰፊ የሆነ የልብስ ማስተካከያዎችን አድርጓሉ የሙቀት ልብሶችንም መልበስ ቀንሰዋሉ የአየር ልብስ መጠበቅ በጣም አስፈላጊ ነው። የአየር ፀባይን የሚወክል የልብስ አይነቶች ለብሰው ሲመላለሱ እናገኛለን። የአየር መንገዱ ሰፊ የሆነ በልዩነቶችን አሳይቷል ነገር ግን የአየርን መጠን መጠበቅና መለከት አስፈላጊ ነው ብዙ ጥቅም ይሰጣል የአየር ጊዜ ጥቅሞች ሰፊ ናቸው የአየር ጥቅሞችን መቀነስ አይቻልም። ነገር ግን የአየር ሁኔታዎችን በተገቢ መልኩ ማሰብ ያስፈልጋል የልብስ አይነቶች የእየርን ባህሪ የሚወክሉ ሊሆን ይችላሉ። ነገር ግን በዛሬ ጠዋት ቅዝቃዜ ስለነበረ ካፍ ያሉና መጠን ያቸው ሰፋፊ የሆኑ የልብስ አይነቶችን ተጠቅመናል። እነዚህ የየር ሁኔታዎችን እንደተገቢ መልኩ በማሰብ የሚለበሱ የልብስ አይነቶች ናቸው። በቅዝቃዜ ጊዜያት ላይ ቀላል ወይንም ነጭ የሆኑ የልብስ አይነቶችን መጠቀም አልተለመደ። ነገር ግን የአየር ሁኔታን የሚወክል የልብስ አይነቶችን እንጠቀማለን። የከሰአት ያለው የአየር ሁኔታዎች ደግሞ ሙቀት ይበዘባቸዋል እነዚህ ሰዓታት ቀላል የሆኑ ልብሶች ተመራጭ ናቸው እነዚህን መጠቀም ዘውትር ለምደናል ነገር ግን እንዲህ የሁኔታው ልቀያየሩ ይችላ። የዛሬው የየሩኔታ በጠዋት እስከ ሶስት ሰዓት የነበረው እስከ ሃያ ሶስት ወይንም ሃያ አራት ዲግሪ ሴንት ዲግሪድ የሚደርስ ቀላል የአየር ቅዝቃዜ የታየበት ነበር። ከሰአት ያለው የአየር ሁኔታ የክፍተት ልዩነቶችን ሁለት ዲግሪ ወይንም ሶስት ዲግሪዎችን ልጨምር ይችላል። በመካከል ያለው ልዩነቱ አንድ ላይ ተደምሮ እስከ ሃያ ሰባት ዲግሪ ስንቲ ግሬድ ከፍተኛ የምቀት መጠን በአግባቢ ይታይ ይሆናል በመካከል ያለውን ልዩነቶችን መገንዘብ እጅግ ይጠቅማል ነገር ግን መለኪያ መሳሪያዎች አሁን በአጭሩ ልናገኛችሁ አንችልም። ጥሩ ካልብሬት የተደረጉ የአየር መለኪያ መሰሪያዎችን መጠቀም ብዙ አልለመድንም ነገር ግን እንደኛ አካባቢ በግምትና በሰምነት ስሜት ሙቀቶችን መወሰን ይቻላ። ቅዝቃዜና ፀሀያማነትንም በአጭሩ መግለጽ ይቻላል በቃላት መግለጽ የሚቻል ቢሆንም ነገር ግን የአየር ሁኔታውን መለኪያ መሰሪያዎች መጠቀም ለምደነዋል አሁን ዘመናዊዎች ቴክኖሎጂዎችን አሳድገናል የእየር ሁኔታ ቀዝቃዛ ነበር።

የአካባቢው የገቢ ሁኔታ እንዴት ነው? አካባቢው የገቢ ብዙ ሰዎችን የሚያንቀሳቅስ የገበያ ልማድ አለው። የገበያው ባህሪ ብዙ የቤትና የአካባቢ ምርቶች የሚሸጥበት ቀላልና እስከ አስር ሺህ የሚደርስ ገበያ እቃዎች የሚሸጡበት ነው። እነዚህ ገበያዎች ላይ የተለመደ እንቅስቃሴዎች ይታያሉ አንዳንድ ሰዎች በጊዜ ወደ ገበያ ይመጣሉ ሌሎች ደግሞ ስመለሱ እናገኛለን። የገበያው የተለመደው ባህሪ ብዙ ሰዓት የሚወስድና ብዙ ሰው የሚሰበስብበት ነው። ይህ ገበያ በጣም የተለመደ እንቅስቃሴ አለ። ነገር ግን ሁሉም ቀን አንድ አይነት ገበያ አይኖርም። አንዳንድ ቀን ሰፊ የሆኑ የገበያዎች እንቅስቃሴ ይታያል ሌሎች ቀናቶች ጥቃቅንና ትንሽ የገበያ ምርቶች ይቀርቡበታል። የገበያው ሁኔታ የተለመደ ነው። ከሰአት በኋላ አስር ሰዓት እስከ አስራ ሁለት ሰዓት ወይንም ማታ አንድ ሰዓት የገቢ መሰባሰቢያ ሰአቶች አሉ። የገቢያችን የተለመደ ባህሪ የምታየው በሚገርም ሁኔታ የሚሰባሰብ የሰዎችን ብዛት ይመለከታል ይህንን ማየት የተለመደ ተግባር ነው። የተለመደ የሰዎች መሰባሰቢያ ቦታዎች ሆኖ ያገለግላሉ አንዳንድ ቦታዎች ላይ በቂ የሆኑ የሰዎች መጠን ይገኛሉ። አንዳንዶች ደግሞ ትንሽ የሆኑ የሰዎችን ማሰባሰቢያ ቦታዎችን ይመዘግባሉ የገቢዎችን ቦታዎች መመዝገብ መሰብሰብ ማየት የተለመደ ነው። አንዳንዶች ስሸጡ ሌሎች ደግሞ ይገዛሉ የአካባቢያችን የገበያ ሁኔታ በሰፊ የምሰበሰብ ሰው እንዲህ ቀኑ ይለያያል አንዳንድ ቀን ብዙ ሰው ያለበት አንዳንድ ቀን ደግሞ ሌሎች ሰዎች አይኖሩትም። ይህ ቀን የተለመደ ነው ብዙ አይነት የወጪና የገቢ የሆኑ ምርቶች መቀያየር የተለመደ ነው። የአካባቢው ምርቶች ስንዴን ገብስን በቆሎንና ሌሎችን ይሸጣሉ። ልብሶች ይሸጣሉ እነዚህ ደግሞ የሀገር ውስጥና ከሀገር ውጪ ናቸው። የገበያችን ምርቶች በተቋራጭ የሚሸጡ ናቸው። አንዳንዶች ደግሞ ሰፊ የሆኑ የገበያ ምርቶች ይገኙበታል በመካከል ብዙ ልዩነቶች ይታያሉ። የገበያዎችን ምርቶች መገንዘብና ማወቅ ወሳኝ ነው። አንዳንድ ጊዜ በቂ የገበያ ምንጮችን መከተል ያስፈልጋል ሌሎች ደግሞ ሰፊ የሆነ ሰው ስብስብ አይታይበትም። የገበያውን የሰዎችን ሁኔታ ለይቶ መረዳት በጣም ያስፈልጋል። የሚሰበሰብበት የጊዜ ልዩነትም አለ። ነገር ግን ሰዎችን በተለየ መልኩ መረዳት እንችላለን አንዳንድ ሰዎች የሚሸጡትን እቃዎች ይዘው ይቀርባሉ። ሌሎች ደግሞ የሚገዘውን እቃዎችን ለይተው ጽፈው ይመጣሉ። በገበያ ላይ ይገናኛሉ የገበያውን ዋጋ የሚወስኑት ተደራድረው ነው። የገበያው ዋጋ በመንግስት ጣልቃ ገብነት አንዳንድ ጊዜ ይወሰናል። ነገር ግን ገዢዎችና ሻጮች ተስማምተው ሽጠውና ገዝተው ገበያውን ያረጋጉታል። የገበያው ዋጋ እጅግ እየተዋደደ መጥቷል ቅርብ ጊዜ የዋጋ ጭማሪዎች በደንብ ተመዝግቧል። አሁን ላይ ያሉ የገበያዎችን መጠን ለይቶ ለማወቅ ብዙ ልዩነቶች ይታያሉ። ነገር ግን ሰዎች ከገበያው ጋር በተገናኘ ብዙ ደስተኞች ናቸው። አንዳንድ ጊዜ ሰፊና ብዙ ህዝብ ያለው እስከ አስር ሺህ ብደርስ ወይንም አምስት ሺህ ሰው አንድ ገበያ መሰብሰብ እድል ይኖረዋል። ይህ ከሁለት እስከ አምስት ወረዳዎችን አጠቃሎ የሚይዝ ገበያ ነው። የሚገኝበት ቦታ ደግሞ ሸዋ በር ሆኖ ብዙ የሚንቀሳቀሱ እቃዎች ይሸጣሉ። የቦንዳ ልብሶች ረካሽ ናቸው ሁሉም በቂ የሆነ የገንዘብ መጠን ከሌለ ሁሉንም ነገር መግዛት አይቻልም። የገቢያችን አጠኖችና ሁኔታዎች እንደየ ቀኑ ይቀያየራሉ። አንዳንድ ቀን ሰፊ የሆነ ገቢ ምንጮች ይገኙበታል ሰፊ የሆነ እቃዎችም ይሸጣሉ ሌሎች ቀኖች በቂ አይደሉም። ይህንን ለማወቅ ብዙ ጥረት ማድረግ ያስፈልጋል። የገበያውን ሁኔታ ለመማር ለምጃለሁ። የአካባቢዬን የገበያ ሁኔታ አጥንቼዋለሁ ይሄ ደግሞ ብዙ ቀን ብዙ ሰው እንደማይኖር ሌሎች ቀኖች ብዙ ሰው ተሰብስቦ ነው። የገበያውን ሁኔታ ተረድተናል ያለውንም መዝግበናል።

ቀትር ምን ትመገባለህ? ቀትር የተለመዱ ምግቦች አሉ። ቀትር የሚመገበው ምግቦች እንጀራና ዳቦ ናቸው። ሀይል የሚሰጡና እጅግ ቀላል የሆኑ ምግቦችን ቀትር እመገባለሁ። እነዚህ ምግቦች የተለመዱ የአቅራቢያችን ምግብ ምርቶች ናቸው። የነዚህ ምግቦችን ቶሎ ቶሎ ማግኘት ያስፈልጋል ሀይልና አቅም የሚሰጡ ምግቦች ናቸው። የነዚህ ምግቦችን በብዛት መመገብ ሀይልን የሚሰጥ የምግብ አይነት ነው። ቀትር ሰፊ የሆኑ ሀይል የማውጣት ስራዎችን እንሰራለን። ፀሀይና ሙቀት አለ ይህ ደግሞ ሰፊ ቀን የሆነ ምግቦችን የመውጣት አቅም አለው። ቀትር የምንመገባቸው ምግቦች ካርቦሃይድሬት ወይንም ፕሮቲን ቢሆኑ ይመረጣሉ። የምግባችን አይነቶች በሰፊ የተለያዩ ሊሆኑ ይችላሉ። ቀትር የምንመገባቸውን ምግቦች ለይተን መያዝ ያስፈልጋል ይህ የተለመደ ተግባር ነው። ቀትር የምንመግባቸውን ምግቦች በሰፊ እንጠቀማቸዋለን እነዚህም ግቦች ፕሮቲንን ወይንም ካርቦይድሬትን የያዙ ናቸው። ቀትር የምንመገባቸውን ምግቦች ለይቶ መጻፍና መለየት እጅግ ጠቃሚ ነገር ነው። ቀትር ለመመገብ በቂ ዝግጅት ማድረግ እንለምዳለን። ዘይት ያለባቸው ምግቦችም ብዙ ሀይል ስለሚሰጡ ይጠቅማሉ። ለውዝ ቅቤና ምናልባት የዛይት ምርቶች ወሳኝ ናቸው ለውዝ ቅቤዎች በጣም ብዙ ሀይልን በመስጠት ይታወቃሉ። አንድ ኪሎ ግራም ለውዝ መቶ ኪሎ ግራም ለውዝ ላይ ሰፊ የሀይል ምንጮች ተሰብስበውበታል። እነዚህን ለመጠቀም ማቀድና መግዛት ያስፈልጋል። የቀትር ጊዜ ሀይል ያሉትን ምግቦች የለመድናቸው ናቸው። ለውዝ ወይንም ዘይት ምግቦች በጣም ይጠቅማሉ። እነዚህን መጠቀም በጣም ያስፈልጋል። እነዚህን መጠቀም አቅም የሚሰጡ ምግቦች ናቸው። ብዙ ሀይል የሚያስወጡ ምግቦችን ሀይልን በመተካት ይጠቅማሉ። እነዚህም ምግቦች ዘውትር ባህል አድርገናል እንጠቀማለን። ዘውትር ለምደነዋል እነዚህ ምግቦችን ጥቅም ሰፊ የሆነ ነገሮችን ለመሰብሰብ ይጠቅማሉ። የሀይል ምንጮች ናቸው። እነዚህ የሚተኩ የምግቦች በአካባቢያችን ላይ አሉ። ሩዝ እና ፓስታ የተለመዱ የሀይል ምግቦች ናቸው። ብዙ ሰው ይጠቀማል። እነዚህ ምግቦች ሰፊ የሆኑትን የሀይል መጠኖችን የሚይዙ ናቸው። እነዚህን ምግቦች በአግባቡ መጠቀም ያስፈልጋል። እነዚህን ምግቦች እንደ መጠናቸው በሚሰጡት የምግብ መቅረቦት መጠን ላይ መጠቀም ወሳኝ ነው። እነዚህን ምግቦች በአግባቡ ለመጠቀም በቂ የሆነ የሀይል ማከማቻዎችን የያዙ መሆናቸውን ማወቅ ያስፈልጋል። በቂ የሆኑ የምግቦችን እና የሚሰጡትን የሀይል መለየት ቀን ላይ የተለመደ ተግባር ነው። ማታ የምንሰጣቸው የምግብ አይነቶች የምንሰራቸው ምግቦችም የተለያዩ ናቸው። ነገር ግን ቀን የምንመገባቸው ምግቦች ትክክለኛ የሀይል ናቸው። አሁን በማውራበት ሰዓት ብዙ ኢነርጂኖችን እያጣሁ ነኝ። ነገር ግን በሚሰጠኝ በምግብ አትቀርቦት መጠን የተሻለ ሀይል ይኖራል ብዬ አስባለሁ። እነዚህን ምግቦች እንደ አግባቡ መጠቀም ያስፈልጋል። ሀይል የሚጠቀሙ ምግብ አይነቶች ናቸው። በቂ የሆኑትን የሀይል አቅርቦቶችን ለዚህ ምግቦች ላይ ማዋል ያስፈልጋል። ብዙ ሀይል የሚሰጡ ምግቦችን ቀን መብላት እንጀራ የተለመደ የሀገራችን ምግብ ነው። ይህ ምግብ በቀላሉ ሀይል የሚሰጥ ነው። ካርቦሃይድሬት በብዛት አለው። በቀን ላይ እነዚህን እመገባለሁ። እነዚህን መመገብ ብዙ ጥቅሞችን ይሰጣል። እነዚህን ምግቦች መመገብ ብዙ አስፈላጊ እንደሆነ አስባለሁኝ። የእነዚህ ምግቦች ጥቅም ሰፊ ነው። ቀን እነዚህን ምግቦች በመመገብ ጥሩ የሆነ የመመገቢያ ልምዶችን አዳብራለሁ። ቀን እነዚህን ለመመገብ በቂ የሆኑ የምግብ አቅርቦቶችን መጠበቅ አለብኝ እነዚህን በሚገባ መጠቀም ይጠበቅብኛል። ቀን የሚመገበው እንጄራ ነው ሀይል ይሰጣል።

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? በአንድ ጊዜ ብዙ ስራዎችን የማስተናገድ ልምድ አለኝ። በአንድ ጊዜ ብዙ ስራዎችን ማስተናገድ ሰዓት ለመቆጠብ የሚጠቅም ነው። በአንድ በኩል በስልክ እያወራው በእጅ መጽሐፍ እችላለሁ ወይንም መጽሐፍ እያነበብኩ በጎን ሌላ ምግብ መብላት እችላለሁ። በአንድ ጊዜ ብዙ ስራዎችን የማስተናገድ ልምድ ብዙ ጊዜ አለብኝ ነገር ግን ይህ ብዙ ጊዜ የምረበሽ ስሜት ይታያል። አንዳንዴ ጊዜ ያልተጠበቁትን ፈጣን የሆኑ ምላሾችን መስጠት ያስፈልጋል። ምን አልባት መኪና እየነዱ ከሰዎች ጋር ማውራት ሊሆን ይችላል። ሌላው ምናልባት በሱቅ እቃ እየሸጡ ልጆችን ማንከባከብ ሊሆን ይችላል። አንዳንድ ጊዜ ምግብ እያበሰሉ እቤት ከውጭ የሚያወራውን ሰው ማነጋገር አለብኝ። አንዳንድ ጊዜ ስራዎችን ብዙ ስራዎች በአንድ ጊዜ ማስተናገድ እጅግ ይጠቅማል። ምክንያቱም ይህ በጣም ቀላል ያደርገዋል የተለመደ ተግባር ነው። እኔ እንደዚህ አይነት ተግባር አስተናግዳለሁ የተለመደ ነው ብዙ ጊዜ ይህንን እሰራለሁ። በአንድ ጊዜ ብዙ ስራዎችን ማስተናገድ የተጠበቀ ነገር ነው። ይህንን ማድረግ ጊዜውን ለመቆጠብ ይረዳል ይህን እጠቀማለሁ።

ጊዜህን በደንብ ታስተዳድራለህን? ጊዜየን በደንብ አስተዳድራለሁኝ። ይህንን ብዙ ጊዜ አደርገዋለሁ የተለመደ ተግባሬ ነው። ጊዜን ለነገሮች ማከፋፈልና በጊዜ ማቀድ ያስፈልጋል። ጊዜ እጅግ መጠቀም ያስፈልጋል በጊዜ ያልተጠቀሙት ከሆነ ጊዜ ይጠፋል ወይንም ያልፋል። ሀላፊ ጊዜን መልሶ ማግኘት በጣም ከባድ ይሆናል። ጊዜየን በአግባቡ የመጠቀም ልምድ ማዳበር እጅግ ይጠቅማል። እኔ ጊዜየን የማከፋፍለው በጣም ወሳኝ ነገሮችን በቅድሚያ በመስጠት ነው። ጠዋት ላይ ጊዜየን እንዴት እንደምጠቀም የቀን ጊዜን አከፋፍላለሁ። እቅድ አወጣለሁ በዚህ ጊዜ የሚሰሩትን ስራዎችን በቅድሚያ እመዘግባለሁ። እያንዳንዱ ጊዜ ምን ያህል ጊዜ እንደሚወስድብኝ አስባለሁ። ዋና ዋና ስራዎች ምናልባትም ክፍል ውስጥ ቁጭ ብሎ መማር ከሁለት ሰዓት እስከ ሶስት ሰዓት ሌላኛውም እንደዛው የእረፍት ጊዜየን እመድባለሁ። መሃል ላይ አስራ አምስት ደቂቃ ወይንም ሃያ ደቂቃ የእረፍት ጊዜ ያስፈልጋል። ከዚህ ሌላ ደግሞ የእረፍት ጊዜ መጠበቅ ወሳኝ ነው። በእረፍት ሰዓት ላይ ሌሎች የሚከብዱ ስራዎችን መስራትና አይምሮን ማጨናነቅ ጥሩ አይደለም። የእረፍት ጊዜየን በደንብ ለመጠቀም ጥረት አደርጋለሁ። ጊዜን ለማስተዳደር እቅድ ያስፈልጋል። ከዚህም ሌላ ደግሞ እንዴት እንደሚፈጽም እና እንዴት እንደሚተገበር ማቀድ ይጠበቅብኛል። የጊዜ አካፋፈል ጥበብ ያስፈልጋል የጊዜ አከፋፈል ጥበብ ምናልባት ከብዙ ልምዶች በኋላ የሚለመድ ይሆናል። ብዙ ሰዎች ጊዜን የማከፋፈል ጥበብ አላቸው እነዚህን ሰዎች መጠበቅ መጠየቅም ያስፈልጋል። ጊዜን በደንብ ለማስተዳደር መጀመሪያ ማቀድ ከዚያም ማስታውሻ መጻፍ ወይንም የጊዜ ሰሌዳ ማውጣት። ከዚህ ቀጥሎ ዋና ዋና ተግባራትን መለየትና ማከፋፈል። በእነዚህ ጊዜያት ውስጥ የሚወስደውን የጊዜ መጠን መመዝገብ ከዚህም ሌላ ደግሞ ያለውን የጊዜ ሰዓታትን አቅዶ መጠቀም። ያሉትን ጊዜዎች በአግባብ መጠቀም ይጠቅማል ጊዜን በደንብ አስተዳድራለሁ።

ቡና መፍጨት ታውቃለህ? ቡና መፍጨት አውቃለሁ። ቡና የተለመደ ነገር ነው። ሁል ጊዜ እናደርጋለን። ቡና ዘመመን ለመፍጨት መጀመሪያ ቡና ይቆላል። ቡና ሲፈጭ የሚያስፈልገው መውቀጫ ነው። እና መውቀጫ ይኖራል። ቡና በደንብ ከተቆላ በኋላ ለመፍጨት ከአምስት እስከ አስር ደቂቃ ይወስዳል። ቦታ ማዘጋጀት ያስፈልጋል። ከዚያ በኋላ ቁጭ ማለትና ወይ በኩርሲ መቀመጥ ከዚያ በኋላ ቡና ለመፍጨት መዘጋጃት ቡና ለመፍጨት በጥሩ ሁኔታ ደርቆ መቆላት አለበት። ከዚያም በሙቀጫ ይጨመራል። በደንብ ይወቀጣል ቡና የመፍጨት ስራ በጣም ቀላል ነው። ለዚህም ልጆች ብዙ ጊዜ ይመረጣሉ። እኔ ልጅ እያለሁ ቡና የመፍጨት ልምድ በጣም ነበረኝ። ቡና ሲፈጭ ደረጃ አለው። መጀመሪያ በደንብ ያልደቀቀ ሆኖ ይዘገይ ይሆናል። ቀስ እያለ እየጨመረ ይሄዳል። ቡና በደንብ እንዲፈጭና ከውሃ ጋር እንዲዋህድ መድቀቅ ያስፈልጋል። ለማድቀቅ ሰፊ የሆነ የቡና ዝግጅት ያስፈልጋል። የደረቀ ቡና የደረቀ ቡና በጣም በጥሩ ሁኔታ የተቆላ ነው። ይህንን ቡና ለመቁላት በቂ የሆነ እሳት ውስጥ የተጣደና በብረት ድስት የተዘጋጀ መሆን አለበት። ቡና ስፈጭ የሚያስፈልገው መቋጮ ነው። እናቴ ብዙ ጊዜ ቡና እንድበጭላት ትጠይቃለች። ቡና ከተፈጨ በቀላሉ በውሃ ጋር አይዋሀድም። ቡና ለመፍጫት የሚያስፈልገው አስፈላጊ ግብአቶች እነዚህ ናቸው። አንደኛ ሙቃጩ ሙቃጩ ከእንጨት የሚሰራ ቀላል የቡና መያዣ ነው። መጠኑም ከሁለት እስከ ሶስት ኩባያ ወይንም ሁለት መቶ እስከ ሶስት መቶ ግራም የሆነ እህል መያዝ የሚችል ነው። ቡና በደንብ እንዲፈጭና ከውሃ ጋር እንዲዋህድ መድቀቅ ያስፈልጋል ለመድቀቅ ሰፊ የሆነ የቡና ዝግጅት ያስፈልጋል። የደረቀ ቡና የደረቀ ቡና በጣም በጥሩ ሁኔታ የተቆላ ነው። ይህንን ቡና ለመቁላት በቂ የሆነ እሳት ውስጥ የተጣደና በብረት ድስት የተዘጋጀ መሆን አለበት። ቡና ሲፈጭ የሚያስፈልገው መውቀጫ ነው። እናቴ ብዙ ጊዜ ቡና እንድፈጭላት ትጠይቃለች። የሚያስፈልገው ነገር ነው። ሙቃጩ ከሌለ ቡና መፍጫ ይከብዳል። ዘመናዊ ቡና መፍጫ ማሽኖች ይገኛሉ። ነገር ግን ዘመናዊ ከመጠቀም በላይ የድሮ ሙቃዎች በጣም አመቺ ናቸው እነዚህ እቃዎች በጣም በቀላሉና በቤት በአካባቢው ምርቶች የሚሰሩ ናቸው። ለምሳሌ እንዴ መቋጮው ያሉ ከእንጨት የሚሰሩ እና መውቀጫ ቡና ለመፍጨት ሙያ ብዙ አያስፈልግም። በአንድ እጅ መቋጮ ደግፎ ይዞ በአንድ እጅ መውቀጥ ብቻ ነው። ይህ ደግሞ ቡናው በደንብ እስኪደቅ የሱካር መጠን ወይንም ዝቅ ያለ ከ አምስት ሚሊሜትር በታች የሆነ የቡና ሳይዝ ወይም መጠን እስኪመጣ ይሆናል። የቡና ልኬት ለማወቅ ሙቋጮ ውስጥ ማድረግ ሳይሆን መጀመሪያ ማወቅ ያስፈልጋል። ይህ የሙቋጮ መጠን በሰፊው ከአምስት ሚሊሜትር ወይንም ከዚያ በታች የሆነ የቡና ዱቄት ማውጣት ይችላል። የቡና ዱቄት ከወጣ በኋላ ወደ ውሃ ይጨመርበታል። ነገር ግን መጀመሪያ በደንብ መፈጨት አለበት። ቡና የመፍጨት ተግባርን እኔ በፊት እሰራለሁ። ከዚያ ቀጥሎ የኔ ትንንሾች በቀላሉ ይሰሩሉ። እነሱ ይህንን በቀላሉ ለማድረግ ብዙ ጊዜ አይወስድባቸውም። እነሱ ቀላል የሆኑ ሙያዎችን ተምረዋሉ። እናቴ ቡና እንዴት እንደምፈጭ አስተምረኛለች። እኔም ብዙ ጊዜ ቡና እፈጭቼ አውቃለሁ። ቡና ለመፍጨት በቂ ዝግጅት ማድረግ የሚጠበቅ ነው፣ ነገር ግን ለጨውታና እንዴ መዝናኛም ስራ ነው። እጅግ አይከብድም በጣም የተለመደ ነገር ነው። ቡና የመፍጫት ተግባሮች ሁል ጊዜ ይደረጋሉ። ነገር ግን ቡና ከመፍጫት በፊት ቡናው በደንብ መቆለጥ አለበት። ይህን እጠብቃለሁ።

የምትወደው ፍራፍሬ ምንድነው? የሚወደው ፍራፍሬ አቮካዶ ነው፤ ይህ በጣም ደስ የሚል ምግብ ነው። ሌላው ደሙ ሙዝና ጳጳያ ናቸው። የምወደው አቮካዶ በጣም ደስ የሚል የሚግብ አይነት ነው። እሄ ሚግብ በጣም የተለመደና በሀገራችን ብዙ ጊዜ የምንበላው ምግብ ነው። የምንወደው ፍራፍሬ አቮካዶ በጓሮ ይተከላል። አቮካዶ ለመትከል በቂ የሆነ አፈርና የለመለመ መሬት ያስፈልጋል። አቮካዶ ልዩ እንክብካቤ ይፈልጋሉ። መጀመሪያ የአቮካዶ ፍሬ ተወስዶ ይተካላል፤ ይህም እስከ ሁለት ወር ወይም አምስት ወር ድረስ ይበቅላል፤ የቮካዶ ፍሬ መሬት ውስጥ የሚቆየው ጊዜ በጣም ጥቂት ጊዜ ነው። ከመሬቱ ውስጥ ወጥቶ እብጥ ማለት ይጀምራል። ይል ሲያዩ ሰዎች በቂ የሆነ ጥንቃቄ ያደርጋሉ። ይህ ጥንቃቄ የሚያስፈልገው አቮካዶ ተክል እንዳትበላና ውይ ቅጠሏ በሌላ ኢንሰሶች እንዳትጎዳ ነው። የቮካዶ ቅጠል ብዙ ጊዜ ፍየሎች ይበላሉ። ስለዚህ መጠበቅ ያስፈልጋል፤ የቮካዶ ፍሬዎች በጣም ደስ የሚሉና መጠናቸው ሹል የሆነ ከስር ሰፊ ናቸው። የቮካዶ ፍሬዎች ከመሬት ጋር ጥቃት በቀላሉ የሚዛመዱ ናቸው። እነዚህ በሚበቅሉበት ጊዜ የቮካዶ ፍሬ ለሁለት ተከፍለህ ከስር ብጥ ያለች እንስሳት እሳት እንስሳት ትወጣለች። እቺኛዋ የአቮካዶ ፍሬ ገና የምታድግ የአቮካዶ ችግኝ ነች። የአቮካዶች ይግኝ ትታጠራለች መሬትና ውሃ በደንቢ ያለመልማል ይቀርባል የአቮካዶ ለምላሜዋ እስኪያደግ እስከሚሄድ ድረስ ሰውየው ይጠብቃል። ሁሉም ይንከባከባል መሬት ደረቅ ከሆነ ውሃ ማስጠጣት ያስፈልጋል። ውሃ እየጠጠ አቮካዱ ማደግ ይጀምራል የአቮካዶ ምርት እጅግ የሚያድግና የሚያምር ምርት ነው። የአቮካዶ ፍሬ ከመሬት እንዲበቀለች ብጥ ያለችውን እንክብካቤ መጠበቅ ያስፈልጋል። ከዚህም ሌላ አቮካዶ ፍሬ እያደገች ትመጣለች። ከዋንድ አመት በኋላ ትልቅ ረዘም ያለች እስከ ሁለትም ወይም አንድ ሜትር ከተኩል የምትደርስ ተክል ትሆናለች። በዚህን ጊዜ ውሃ ማጠጣት ብዙም አያስፈልግም፤ እያደገች ትመጣለች እቺኛዋ በራሷ ስር መትከል አሁን ችላለች። እቺ ስር መትከሏ በጣም ውሃ ጋር እንድትገናኝ ያደርጋታል። አፈርን ይጥብጥብ በራሷ ከታዛምዳለች ራሷ በቂ የሆነ ሀይልና ምግብ ማግኘት ትችላለች። ከዚህም በኋላ የቮካዶ ፍሪ እያደገች ትመጣለች ስሯም እየረ እየደር አይደርቅም። ነገር ግን የማደግ በህርዮዎ ይታያል እቺ አቮካዶ እያደገች ስትሄድ ከሶስተኛ አመት አካባቢ ፍሬ ልታፈራ አሁን ቀርባለች መጀመሪያ ታብባለች። አቮካዶ እንደሌሎች ተክሎችም በቂ የሆነ የራሱ ዘር አለው ወንድ ደዘር አንድ ጋር የመሃድና ፍሬ የማፍራት እድል አለው። የቮካዱ አሁን ፍሬ ማፍራት ይጀምራል ብጥ ያለ ነው ነገር ግን የመጀመሪያውን የመጀመሪያውን የአቮካዱ ዘር ራሱን የሚተካ አይነት ፍሬ ያመጣል። የአቮካዶ አሁን ከስር ስር ዘራ አለበት ከዚያም ቆዳ ከላይ አለ፤ በህግ ዘሩና በቆዳው መሃል አቮካዶ ምግብ ይይዘዋል ይህ በጣም ደስ የሚልና ለመብላት የሚያስደስት ነው። እኔና አቮካዶ መብላት እጅግ የተለመደ ስራ አድርጋለሁ እንዴት ቅባት ያለ ነገር ነው ነገር ግን ብዙ የሆኑ ሀይሎችን ይይዛል። ይህም የፕሮቲን መጠን በውስጡ ከፍተኛ ነው። የአቮካዶ ተክል እጅግ የሚያስደስትና በሚበሉበት ሰዓት ላይ ልብን የሚያረካ ነገር ነው የቮካዶ ፍሬ መጠበቅና ማሳደግ በጣም ያስፈልጋል። የቮካዶ ፍሬ ፍራፍሬ በጣም ከሚወደው ፍራፍሬዎች አይነት አንዱ ነው። የምትወደው ፍራፍሬ ምንድነው? እኔ የሚወደው ፍራፍሬ አቮካዶን ፍሬ ነው።